ኦ የሚገርም ጥያቄ ነው የጠየከኝ የምር የምወደውን ነገር ስለጠየከኝ አመሰግናለሁ ፀሀይ ስትጠልቅ መመልከት በጣም ነው የምወደው። ምክንያቱም ፀሀይ ስትጠልቅ የተለያዩ ለሚያምሩ ለእይታ ማራኪ የሆኑ ከለሮችን ስለምትለቅ በጣም ነው ደስ የሚለኝ በተለይ በተለይ ምሽት ሰዓት የምትወጣዋ ፀሀይ እጅግ በጣም የሚገርም እይታን ትፈጥራለች ስለዚህ በጣም ነው ደስ የሚለኝ። ፀሀይ ስትገባ መመልከት በጣም የምወደው ነገር ነው